ፋይል የምንለው ይሄ መረጃ ማስቀመጫ ወይም አንድ ግለሰብ አንድ ድርጅት ሊሆን ይችላል። የራሱን መለጃ የሚያጠራቅ አጠራቅሞ የሚያስቀምጥበት ፋይል ይባላል የመረጃ ማስቀመጫ ማለት ነው።

መተኛት ማለት እንቅልፍ መተኛት መተኛት ማለት መጋደም ማለት ነው። እንቅልፍ ማንኛውም ሰው እንቅልፍ በሚፈልግበት ሰዓት ወይም በሚደክምበት ሰዓት ሲያርፍ እንቅልፉን ሲተኛ ተኛ። እንላለን።

ክፍያ ማለት አንድ ተግባር ወይም አንድ ልውጥ የገንዘብ እና የማቴሪያል የቁስ ልውውጥ ወቅት ሚደረግ የገንዘብ ልውውጥ ማለት ነው። ለዛ ነገር የሚከፈል ወይም ለዛ ስራ የሚከፈል ክፍያ ማለት ነው።

አደጋ ማለት በአንድ ስፍራ ወይም በአንድ ሰው ላይ ጉዳትና ሞት የሚደርስ አልያም ጥፋት የሚከሰት የሚችል ልከሰት የሚችል ነገር ያው ማለት ነው።

ችግር የለም ማለት ግራ የሚያጋባ የለም የሚያስቸግር ነገር የለም የተበላሸ ነገር የለም። የጠፋ ነገር የለም ማለት ነው።

ያልተነካ ምንም ያልተዳሰሰ ማለት ነው የአሮጌ ተቃራኒ አዲስ ንጹህ።

ሰራተኛ ተቀጣሪ በአንድ ተቋም በአንድ ግለሰብ የሚሰራ ሰራተኛ ይባላል። ተቀጣሪ ተከፋይ።

ጀልባ የምንለው ከተለያየ ቁሳቁስ የተሰራ ውሃ ላይ ትራንስፖርት ከምንጠቀማቸው የትራንስፖርት አይነቶች አንዱ ጀልባ ነው።

ብስክሌት ማለት ባለ ሁለት እግር ነዳጅ አልባ የሆነ ተሽከርካሪ ሲሆን በ የብስ ላይ ለመንዳት ምንጠቀምበት ሞተር አልባ ወይም ጪስ አልባ። ብስክሌት ሳይክል እንላለን።

ሙቀት ማለት በተፈጥሮ ህግ ጥናት ከአንድ ቁስ ወደ ሌላ ቁስ ያለምንም ስራ አቅም ሲትላለፍ ማለት ነው። ባጭሩ ለማስረዳት አንድ ሰው። ትልቅ ድንጋይ ወደ ላይ ቢያነሳ ወደ ድንጋዩ ላይ ስራ ሰርቷል። ምክንያቱም የሰዉየው ጉልበት እና ድንጋዩ የተጓዘበት አቅጣጫ አንድ አይነት። ስለሆነ እንግዲ ድንጋዩ ከፍተኛ ቦታ ላይ ስለሆነ ያለውን ብለቀቅ ስራ ሊሰራ ይችላል። ይሄም አቅም ከሰውየው ወደ ድንጋዩ ስራ ተላልፏል ማለት ነው። ስለዚህ ያው ሙቀት በተፈጥሮ ህግ ጥናት አንድ ከአንድ ቁስ ወደ ሌላው በተለያዩ ኩናቴዎች ሲትላልፍ ሙቀት እንላለን።

ንግድ ማለት በመሰረቱ እጅግ በጣም ጥንታዊ የሰው ልጆች እንቅስቃሴ ነው። ሰው ማንኛውንም የፈለገውን ቁሳቁስ። ማሟላት የማይችል ስለሆነ የንግድ በንግድ በተሰማራበት ሙያ የሚያገኘውን የስራ ውጤት ሌሎች አስፈላጊውን ነገሮች የሚያደርገው ልውውጥ ብርን በቁሳቁስ ቁሳቁስን በቁሳቁስ እያደረገ እርስ በእርስ የሚለዋወጠው በካሽ የሚለዋወጠው ንግድ እንላለን። ቁስን በብር ስንለዋወጥ ወይም አንድ ቁስ ገዝተን አስቀምጠን የምናተርፈው አትርፈን የምንሸጠው ወይም ከአንድ ሀገር ወደ ሌላ አገር አዘዋውረን የምንሸጠው ቁሳቁስ። በማከል የሚደረገው ተግባር ንግድ ይባላል።

ወንድም የምንለው የእናት፣ የአባት ልጅ ወንድም ይባላል። የአባትም ልጅ ብቻ ሆኖ ወንድም ልንል እንችላለን። ወይም የእናት ብቻም ከሆነ ወንድም ሊሆን ይችላል።

ቤተሰብ ማለት በአንድ ቤት ውስጥ የሚኖሩ ልጆች፣ እናት፣ አባት፣ ጉዲፈቻ አንድ ላይ በአንድ ቤት ውስጥ ተጠልለው የሚኖሩት ቤተሰብ እንላለን።

ትናንት የምንለው ከዛሬ ቀን በፊት ያለ ከዛሬ ቀን በፊት የነበረ ኋላ መጀመሪያ ያሳለፍነው ቀን ከዛሬ ቀን በፊት ያሳለፍነው ጊዜ ትናንት ይባላል። ዛሬ ላይ ዛሬ ካልን ከዛሬ በፊት የነበረው ደግሞ ትላንት የሚለውን ጊዜ የጊዜ ስያሜ ይወስዳል ማለት ነው

ዳቦ ምንለው ዳቦ በአለም ዙሪያ በሊጥ የሚሰራ የሚጋገር የምግብ አይነት ነው። ሊጡም የሚሰራው ከዱቄትና ውሃና ለብዙ አይነት ዳቦ እንዲስፋፋ እርሾ ይጨመራል ማለት ነው። ስለዚህ በእርሾና በውሃ በዱቄት ለውሰን ከተወሰነ ደቂቃ በኋላ ኮፍ ብሎ የሚጋገረው ዳቦ ይባላል። ማለት ነው

ጥራት ማለት ሰፊ እና ጥልቅ የሆነ ሀሳብ ነው። ጥራት የሚለው ቃል ግልጽ ያለ ትርጉም መስጠት አስቸጋሪ ነው። ምክንያቱም ጥራት እራሱ በሁሉም ተግባር ውስጥ የሚገኝ ስለሆነ። በምርት ውስጥ ሊሆን ይችላል። ጥራት እንደ ተራራ እንደ ተራ ቃል በቀጥታ ቃል በቃል በትርጉም በትርጉም የሚቀመጥ ሳይሆን በፍልስፍና አንድ ፈካ የምሆን። አብራርተዋል በአጭሩ ጥራት ማለት ያው የደንበኞችን ፍላጎት ማርካት። ማለት ነው።

ስኳር ምንለው ከ እጽዋት ሚሰራ ጣፋጭ ምግብ ሲሆን ከተለያዩ የሸንኮራ አገዳ በመጠቀም በፋብሪካ ገብቶ በተለያዩ ኬሚስትሪ ጋር በመዋሃድ የሚሰጠው። ጣፋጭ ስኳር ይባላል።

መልእክት የምንለው ጉዳዩ እንዲፈጽምበት በሌጣ ወረቀት ላይ ጉዳዩ ተጽፎ የሚሰደድበት ማስረጃ ማስታወቂያ አድራሻ። መልእክት ይባላል።

ግብር የምንለው መንግስት በህግ እና በደንብ ላይ ተመስርቶ፣ ከህዝብ እና ከድርጅቶች ገንዘብ የሚያገኝበት መሳሪያ ግብር እንላለን ከሚያገኙት። መንግስት የሚሰበስበው ግብር ይባላል። ከኗሪም አንድ ግለሰብ ከፕላኑ በየአመቱ የሚከፍለው ግብር ይባላል።

መስኮት ምንለው ለአንድ ቤት የሚሰራው መተንፈሻ ቀዳዳ ወይም አየር ማሰገቢያ ከበራፍ ውጪ ከፍ ተደርጎ እሚሰራው መስኮት እንላለን።

ጁላይ እምንለው በጎርጎሪያን ከላንደር ውስጥ ሰባተኛው ወር ነው። በኢትዮጵያ አቆጣጠር ደግሞ ይህ ወር የሰኔ መጨረሻ እና የሐምሌ መጀመሪያ ነው። ጁላይ እምንለው

መታጠቢያ ቤት የት ነው ማለት መታጠቢያ ቤት ወይም እጅም ሊሆን ይችላል። መዋባ ቤት መጸዳጃ ቤት የት ነው? እጅና እግርን ለማጽዳት የምንጠቀምበት የት ነው ጥያቄ ነው። የት ነው? ማለት ያው መገልገያው የዛ የእጅ መታጠቢያ ቤት የት ነው እንደማለት ነው።

አራት ማለት በተራ አቆጣጠር ከሶስት የሚከተለው ቁጥር ሲሆን ምልክቱ ከጊዕዝ እንደተወረሰ አራት። የአማርኛው ነው። ይሄም ከግሪክ አልፋቤት አራተኛው ፍደል ደልታ። እንደማለት ነው ከተወሰደ እንደተወሰደ ይታመናል። ቁጥር ነው።

መተግበሪያ ማለት አፕሊኬሽን ማለት ነው የተለያዩ ሶፍትዌሮች ከፕሌይ ስቶር የምናወርደው መተግበሪያ ማለት ነው የተለያዩ ፕሮግራሞች ሊሆኑ ይችላሉ የተለያዩ ማስታወቂያዎች ለተለያዩ ስራዎችም ማለት እንችላለን የምናወርደው ከፕሌይ ስቶር ወይም ከጎግል የምናወርደው መተግበሪያ ይባላል።

ገበያ የምንለው ሰዎች የሚሸጡበት የሚገዙበት የተለያዩ ሱፐርማርኬቶች ሊሆኑ ይችላሉ። ሜዳ ላይ ሊሆን ይችላል የገበያ ስፍራ ገበያ እንለዋለን።

ከሰአት የምንለው ከምሳ ሰዓት በኋላ። ከ ሰባት ሰዓት በኋላ ያለው ከሰአት እንላለን።